ልደትክን እዴት ታከብረዋለህ? እግዲህ ልደት ለማክበር ብዙ አይነት መገዶች ይኖራሉ እኔ ደሞ እኔ የኔን ለማጫወቻ ከተፈለገ እኔ ልደት የማከብረው ቤተሰቦቼ ጋር ሆኜ እንዲሁ ደግሞ ዘመድ አዝማዶች ተጠርተው ቤተሰብ፣ ዘመዶቸ በሙሉ ጓደኞች እንዲሁም እኔ የማውቃቸው ማህበረሰቦች በተገኙበት ጥርት አደርግና እዛ በተገኙበት እደግሳለሁ። ቤተሰብ እንዲያዘጋጅልኝ አደርጋለሁ። ከዛ እኔም ማድረግ፣ ማዋጣት ያለብኝን ነገር አዋጥቼ ዘመዶች ከመጡ በኋላ እዛ የምግብ ነገር ፕሮግራም ይኖራል እዛ ምግብ ፕሮግራም ላይ ሙሉ ዘመዶችን እየተዋወቁ ከዘመዶች ጋር እየተጫወትኩ ባሉን የማከብርበት እኔ በዛ ዌይ ነው እንግዲህ ልደትክን ስታከብር በጣም ልክ እንደተወለድክ ነው የሚሰማህ። ብዙውን ጊዜ ዘመድ አዝማድ የሚመጣው ልደት እንትን ስጦታ ነገር ይዞ ይመጣልኝ የተለያየ አስቂኝ ስጦታ የሚያመጣልህ አለ በጣም የሚጠቅም ነገር ይዞልኝ ይመጣል ጀስት አንተ ብቻ ለፈን ለደስታ ምንጭ የሚሆን ይዞልኝ ብዙ አይነት እንትን ስጦታዎችን ያመጣሉ እና በዛ ምክንያት በጣም በመደሰት ነው የማሳልፈው ቤተሰብ ዘመዶቼ ጋር ሆኜ በጋራ በደስታ በሳቅ እንዲሁም በመደማመጥ ዘመድን በመተዋወቅ ነው የማሳልፈው እኔ።